የአየር ሁኔታ እንግዲህ እንደሚታወቀው እኛ ያለንበት የአየር ሁኔታ ትንሽ በጣም ሙቀት የበዛበት ቦታ ነው። ምናምን ያው ሙቀቱ በጣም ከሰአት እንግዲህ ከሰባት ሰዓት በኋላ ያለው ሰዓታት ወጣ ብለን እንኳን ገበያ ሁሉ ለመመለስ እንኳን የሆነን ስራን ዘርቶ እምልህ በጣም ይከብዳል። ሙቀቱ በጣም አስቸጋሪና ለሰው ልጅ በጣም ከፍተኛ የሙቀት ጫናና ስራውን በአግባቡው ለመስራት በጣም አስቸጋሪ የሆነ እና ማለ አሁን ለምሳሌ ተኝተን ራሱ በምንነሳበት ሰዓት ሻወር ወይም ካልታጠብን በቃ በጣም ከባድ እና የአየር ሁኔታውም በጣም አስቸጋሪ ነው። እንግዲህ እንግዲህ እስከ የሚጀምረው የካቲት አካባቢ ጀምሮና እስከ ሰኔ ባለው ሰዓት በጣም ሙቀት ያለበት ቦታ ነው። እናም ያው ያዳነበት ወደ ማታ አካባቢ ራሱ የምንለብስ ልብስ ራሱ ቀለል ያሉ ልጆች ማለት ሙቀት የማይስቡ ለሙቀት በጣም ዝቅተኛ የሆነ ሙቀት መጠን ያላቸውን ነው ልብሶችን የምንለብሳቸውን አሁን ለማለው ምሳሌ ከበድ ያሉ ልብሶች ብንለብስ ሙቀቱ በጣም በከፍተኛ ጫና ስለሚያደርስብን ቀለል ልብሶች በመልበስ እና። እናም አንዳንዴ በቃ ጠዋት ጠዋት ላይ ነው ስራዎች መግባቡ መስራት መቻሉን ማከናወን የሚቻለው እንጂ የሆነ ስራ ላይ ለመስራት ራሱ ይከብዳል። ስራዎችን ለማከናወን አለማቸገር እና መቁረጡን በጣም ከባድ ደረጃ የደረሰበት ሁኔታ ላይ ይገኛል ማለት ነው። እና ያው ስራዎችም ለማከናወን በጣም አስቸጋሪ እና ስራ ለመስራት በጣም የሚከብድ ቦታ ነው የሚሆነው እና። በፀሀይ ቦታ አብሮ ለመምጣት እራሱ ይከብዳል ጥላ አራት ሰዓት መውጣት አይችልም በጣም ነው ሰውነት የሚጎዳው ማለት ይቻላል ማለት ነው። እናም ያ እኛ ያለንበት ቦታ በጣም ሙቀት ያለበት ቦታ ስለሆነ ቀለል ያሉ ልብሶችን መልበስ እንዳለብን ከውድሁ እንረዳና ያው ቅድመ ጥንቃቄ እናደርጋለን ማለት ነው።

ቃለመጠይቅ እንግዲህ ስንል በተለይ አጋጣሚ ቃለመጠይቅ ገዳል አሁን ለምሳሌ በትምህርት ቤት ላይ ቆይተን ወደ ዩኒቨርሲቲ ገብተን ከተመረጡ በኋላ ቃለመጠይቆች ይደረጋል ይሄ ምንድነው ወደ ስራ ለመግባት ሲባል የምትጠይቀው ቃለመጠይቅ ማለት ነው። እንግዲህ ቃለመጠይቅ በምትጠይቅበት ሰዓት አንተ ያለህ ቺሎታና አናውቅም እና ነገ ስራው ላይ ተሰማርተን ውጤታማ ትሆናለህ ወይ? የሚለውን ለመገምገም ሲባል የተለያዩ ቃለ መጠይቆች ቃለ መጠይቆች ወይም የጽሁፍ ካለመጠየቆች ይደረጋል ማለት ነው። እና በዚህ ጊዜ አንተ ያለህን ችሎታ ያለህን አቅም በዛን እዚህ ይገመግማሉ ማለት ነው። እንግዲህ ቃለመጠየቅ በተለያየ አጋጣሚ። የሚደረግ ማለት ለምሳሌ ቃለመጠይቅ የተለያዩ ሪሰርቾችን ለመስራት ሲባል ቃለመጠይቅ ያደርጋሉ። እኔ አሁን ማህበረሰቡ ውስጥ የሆነ ማህበረሰብ ሂደው ስለዛ ባህል ለማጥናት ቢፈልጉ ቃለ መጠይቅ አዘጋጅቻለሁ ቃለ መጠይቅ ይጠይቃሉ ማለት ነው። እዛን አካባቢ ነዋሪ የሆኑ ማህበረሰቦች ማለት ነው። በዛ አጋጣሚ ይሄን በሚያደርጉበት ሰዓት እንግዲህ የተለያየ አጋጣሚ ይፈጠራል ማለት ነው። እና ቃለ መጠየቅ ለብዙ ውጤታማ ለመሆን እና አንተ ነህ በጥዋት ተችለህ ለመገኘት ከሰው ጋር ያለው ሪሌሽንሺፕ ወይም የሆነ ግንኙነትህ አሪፍ እንደሆነና። ቀጣይ ትልቅ ችሎታ ያለህ አቅም ያለህ በትምህርትም በሁሉም ነገር አጋጣሚ ችሎታ ያለህ እንድትሆንና የተለያየ አጋጣይ ብዙ አቅም እንዲኖረንና ብዙ ችሎታ እንዲኖርህ። የሚደረቅ ቃለ መጠየቆች ትጠየቃለህ ወይም ትጠይቃለህ ማነው? የምትጠይቁበት ለምሳሌ የተለያዩ ሪሰርቾች ለመስራት ስትፈልግ እዛ ነዋሪ የሆኑ ማህበረሰቦች እና የምትሰራባቸው ህዝቦች ወይም ሳምብሎች ሊሆን ይችላል። እነዛ ላይ እነዛን ሰዎች ትጠይቃለህ ማለት ነው። በዛ አጋጣሚ ይሄን ታደርጋለህ ማለት ነው። ቃል መጠየቅ ወይስ ስራ ለመቀጠል በምትፈልግበት ሰዓት የዛ የምትቀጥርበት ቦታ አንተን ቃለመጠየቅ ይጠይቁሃል ማለት ነው። ቃለመጠየቅ የሚጠይቁህ እንግዲህ ብዙ ያለህ ችሎታህን አቅምህን ነገ እዚህ ስራ ላይ አስተማርተነው ምን አቅም አለ ምን ችሎታ አለው። እና ለዚህ ለስራ አቅም አለው ችሎታ ወይ አለው የሚለውን ለመገንገም ሲሉ ቃለመጠየቅ አዘጋጅተው ይጠይቁሃል ማለት ነው። እና ቃለመጠየቅ በዛ

መጥፎ የሚለውን ቃል እንግዲህ እኔ እንደተረዳሁት መጥፎ የምንለው። ለምሳሌ ከማህበረሰቡ ያሉ ወግ ልማዶች አሉ ከዛ ያፈነገጠ ባህልና ውግ ስንከተልና ማህበረሰቡ ላይ ጉዳት የሚያደርስ አሁን ለምሳሌ ስርቆት ሊሆን ይችላል። ይሄ የሰው ቤት ወይ የማህበረሰቡን ቤት ላይ ጉዳት ማድረስ ወይ ማቃጠል ሊሆን ይችላል ሰዎች ላይ ጉዳት ማድረስ ማለት ነው። ይሄ አሁን መጥፎ ባህል እና መጥፎ ልምድ ነው። ሌላ ደግሞ ሰው ትላልቅ ሰዎች አለማክበር መሳደብ ሰው መዘለፍ በሆነ አጋጣሚ ይህ እንግዲህ መጥፎ የምንለው አጋጣሚ ነው። መጥፎ እንግዲህ ባህል የምናዳብር ከሆነ ማህበረሰቡ ጋር ችግር እናደርሳለን ወይም ጉዳት እናደርሳለን ማለት ነው። እንግዲህ ይሄን በተለያዩ አጋጣሚ ልናየውና ምናየው እና ብዙ ሰዎች የሚሞክሩት እና የሚያደርጉት ነገር ነው። እንግዲህ ይሄን በሚያደርጉት ጊዜ ነገ እቺ ሀገር መችም መጥፎ ባህል ልማድ ያለው ሰው የሚያዳብር ከሆነ እቺ ሀገር ነገ ማለት ቀጣይነት አይኖራትም። ማለት መጥፎ ባህል ተራማጅና የሚከተል ሰው ነው የምታፈራው ማለት ነው። በዚህ አጋጣሚ እንግዲህ ሰው መጋደም መጨፋጨፍ ሁሌ ጦርነት እና ብጥብጥ ቦታ መቆና በአጋጣሚ ይኖራል ማለት ነው። እና በዚህ አጋጣሚ እንግዲህ መጥፎ ባህል መከተል ጥሩ አይደለም ለማለት እወዳለሁኝ። እንግዲህ መጥፎ ባህልን በምንከተልበት ሰዓት አንደኛ ታላላቆች ሰዎችን አናከብርም እና ደግሞ በቃ ሰውን ዝም ብሎ በቃ መጋደል ማንም አይከባበርም ሁሌ ጦርነት እና የብጥብጥ አውድማ ይሆናል ማለት ነው። ያለንበት አካባቢው ወይም ቦታ ማለት ነው። እና መጥፎ ባህሎች ብዙ ባህሎች አሉና በቃ ይሄ የለመደብን ወይም ያደግንበት ባህል ከሆነ በጣም መጥፎ እና ጎጂ ነው ለማለት እወዳለሁ ማለት ነው። እና በዚሁ አጋጣሚ እንግዲህ ይሄ መጥፎ የሚለው ቃል በተለይ አትርዋቁም ልናየው ወይም ልንፈታው እንችላለን ማለት ነው። እና ሰው ላይ ጉዳት ማድረስም ሊሆን ይችላል። ደግሞ መጥፎ ባህል ወግ ልንለምድ እንችላለን አሁን ለምሳሌ ሴትን ልጅ መድፈር ሊሆን ይችላል ይሄ መጥፎ ባህል ነው መጥፎ ወግ ነው ማለት ነው። እና ይሄ አንዳንድ መጥፎ ነገሮችን ማረግ ለምሳሌ ትምህርት በምንማርበት ሰዓት መረበሽ። መምህርም መዘለፍ ወይም መሰለል ሊሆን ይችላል መምህር ና ውጣ ሲለው አልወጣም ብሎ ሰጣገባ ውስጥ መግባት ሊሆን ይችላል። ይሄ መጥፎ ባህልና ወግ ነው ለማለት እወዳለሁ

በር የምንለው ቃል እንግዲህ በተለያየ አፈታት ልናየው እንችላለን በር ማለት። አሁንም ለምሳሌ የምንኖርበት አካባቢ ቤት አለ። ቤት እንግዲህ ታለበር አይሰራም በር ተደርጎ ይሰራል ማለት ነው። እንግዲህ በር እንግዲህ በሆነ ቦታ በምንኖርበት ሰዓት ያበር ይቆለፋል ሊዘጋል ማለት ነው። እና እንግዲህ ይሄ በር ለብዙ ነገር ለመከላከል ይረዳል ለምሳሌ ያንን ቤት ለማጥቃት ሌባ ቢመጣ ያንን በር አልፎ ለማለፍ ይከብደዋል ማለት ነው። እና ስለዚህ በሩን እንግዲህ ለመግበስ ሲሞክር ሰው ይደርስበታል ወይም ይሄንን ለማድረግ ይከብደዋል ማለት ነው። እና በር እንግዲህ በተለየ ውጭ በር አለ። ይሄ በቃ ይሄ እንግዲህ ውጭ በር ከሆነ የምንዘጋው ወይን የምንከፍተው ወይን የምናሰራው ለተለያየ ጉዳት እንዳይደርስበት። እና አሁን ለምሳሌ ያንን በውጭ በር ካለ ያንን በምንዘጋበት ሰዓት አሁን ለምሳሌ ቤት ላይ አትክልቶች ቢኖሩ እነዛ አትክልቶች እነሱ ላይ ጉዳት ያደረሰባቸው የተለያዩ እንስሳቶች መጥተው ያንን እጽዋት ለመቁረጥ ወይን የሆነ ነገር ለማድረግ ይከብዳቸዋል ማለት ነው። ያ በር ስላለ ስለሚዘጋ ማለት ነው። እና በር ለሆነ ጥቅም ያለው እና አሪፍ የሆነ በሮች ሲኖሩ ለቤት ጠቃሚ ነው ማለት እወዳለሁ። እንግዲህ በር የሌለው ቤት የለም። በር እንግዲህ በር ለተለያዩ ጥቅሞች የሚውል እና አሁን እንደ ተለያዩ ደህንነቶች የሚያገለግል ነው ለማለት እወዳለሁኝ። እና ለብዙ አጋጣሚ እንጠቀመዋለን ማለት እወዳለሁ። በርን ማለት ነው።